ጢም ታቆያለህ? ጢም አዎ አቆያለሁ ቢያንስ እስከ ሁለት ወር ድረስ አንድ ወር ድረስ እንደዚያ አቆያለሁ። በተለይ አንዳንድ ጊዜ በጣም ስራ ሲበዛብኝ ቤት ውስጥ ጢሜን ቶሎ አልቆረጠውም ቢያንስ እስከ ሁለት ወር ድረስ አቆየዋለሁ። እና ጢም አዎ የማቆየት ልማድ አለኝ። ቶሎ አልቆረጥም ጢሜን ስቆርጥ ደግሞ በጣም ፊቴ በጣም ጭር ስለሚልብኝ። ፊቴን ለመያዝ እና ለመጠበቅ ስል ጥሜን በግባቡ እየታጠብኩኝ የተለያዩ የጥም ቅባቶችን እየተቀባሁኝ አቆየዋለሁ። አንዳንድ ጊዜ እያበጠርኩት ሁሉ በጣም የማሳድግበት ጊዜ አለና። ጢሜን አዎ የማቆየት ልማድ አለኝ። አንዳንድ ጊዜ ግን በጣም ሲቆይ ጢም ይበላልና ያስጠላል ፊት ላይ በጣም ሲቆይና አንዳንድ ጊዜ ያስጠላል። በርግጥ ግን እኔ ጥሜን የማቆየት ልማድ አለኝ።